አዎ በጣም እወዳለሁ የጨረቃው ብርሃን በጣም ልዩ ስሜት ነው የምትሰጠኝ በጣም ደስ የሚል መንፈስን የሚያድስ የሚያነቃቃ ስሜትን በጣም ነው የምትሰጠው። አብሶ በማታ ደግሞ ኮከብ ኮከቦች የሚወጡ ከሆነ አብረዋት በጣም ጨረቃዋን በማጀብ በጣም ደስ የሚል ስሜትን ይሰጣሉ። እና ረጅም ሰዓት ውጪ ላይ ቆሜ ጨረቃን ማየት በጣም ነው ሚያስደስተኝ። ባያት ባያት አልጠግብም በእውነት በጣም ነው ደስ የምትለኝ። እና በጣም መንፈሴ ነው የምታድሰው። መንፈሴ በጣም ይታደሳል ዝም ብዬ ወደ ላይ ሳያት በጣም መንፈሴ ይታደሳል በጣም ደስ ይለኛል። እንደውም ከጠዋት በጠዋት በጧት ፀሀይ ስትወጣና በማታ ደግሞ የጨረቃ ብርሃን ዋይት ራስን በጣም ያነቃቃል ራስን ሪፍሬሽ ያደርጋል። በጣም የተለየ ስሜት ነው ያለው ለብዙ ሰዎች እንደዚህ እንዲህ እንዲያደርጉ እመክራለሁ የራሱ ቴራፒ አለው። ለምሳሌ በጭንቀት ሰዓት በጣም ብቻ ብቻን በመሆን ወደ ላይ ማየት ከጨረቃ ጋራ ማየት የጨረቃ ብርሃን ውስጥ መቀመጥ እጅግ በጣም ደስ ይል ቤትን የሚሰጥ ነው። መንፈስን ያድሳል እጅግ በጣም ደስ የሚል ነገር አለው። በጣም እና ብዙ ሰዎች እንደዛ እንዲያደርጉ በጨነቃቸው ሰዓት እንደገና ዲፕረስድ በሆኑበት ሰዓት ጨረቃን ቢያያት በጣም ልዩ ስሜት ይሰጣችኋል ብዬ አስባለሁ። የራሱ የሆነ ህክምና አለው። ይመስለኛል ለመንፈሳችን የራሱ የሆነ ቴራፒ አለው። ስለዚህ ሁሉ ሰው ጨረቃን ቢያያት ቆንጆ ነገር ይሆናል ብዬ አስባለሁ። ያው አንዳንድ ሰው ደግሞ የጧት ፀሀይን ይወዳል። በጧት እና በማታ በምትገባበት ሰዓት የሚወድ ሰንሴት እና የመጀመሪያው ፀሀይ የምትወጣበት እሱም ሞመንት በጣም ነው ደስ የሚለው። ፀሀይዋ ስትወጣ የሚሰጠው ብርሃን በጣም ወርቅ አምባ የሆነ ሻይን እየሆነ ስለሆነም ብዙ ሰዎች የአንድ ነገር ሲያዩት በጣም ይደሰታሉ መንፈሳቸው ይነቃቃል። በጣም ልዩ ስሜትን ይፈጥርባቸዋል። አዎ እኔም በአንዱ አንዷ የጧት ፀሀይ ማይት የምወድ ሰው ነኝ። ጨረቃ ደግሞ ጨረቃም ደግሞ በደንብ የምወድ ሰው ነኝ። እና በጣም ደስ ይላል። ጨረቃን ማየት በጣም ነው የሚያስደስተኝ አብሶ ከዋክብቶች በጨረቃ ወጥታ ከዋክብቶች ወደዚህና ወደዚህ የሚወናጨፉ ሲሆን ለጨረቃዋ ልዩ ስሜት ይሰጧታል። እና በጣም ደምቃ ሰማዩ ደምቆ እንዲታይ የራሳቸውን አስተዋጽኦ ያደርጋሉ ከዋክብቶችና ጨረቃ አንድ ላይ በመሆን ማለት ነው። ስለዚህ በዝናብ በሌለ ጊዜ ደመና ባልሸፈነው ሰዓት ያው ከዋክብትና ጨረቃዎች ሁሉ ስለሚወጡ ሲዝን ስላላቸው በየሲዝኑ በየጊዜው ወጥቶ ጨረቃ ማየት እጅግ በጣም ያስደስተኛል። አንዴ ወደ ላይም ካንጋጠጥኩኝ በፍጹም የማላቋርጥ ነው የሚሆነው ማለት ነው። ሌላ ነገር ማየት አያስደስተኝም የጨረቃ ብርሃን ግን እጅግ በጣም ውስጤን የሚነካ ካየሁም በኋላ ደግሞ ከተነሳውም በኋላ እጅግ በጣም መንፈሴ ታድሶ መንፈሴ ደስ ብሎት። የሆነ ኢነርጃቲክ ሆኜ በጣም ነው እንደው ሰው በጣም ደስ የሚል ሞመንት ነው በጨረቃ ብርሃን። ማየት የጨረቃ ብርሃንን ውስጥ መቀመጥ እጅግ በጣም ደስ የሚል ስሜትን ይሰጣል። በጣም በጣም በቃ በጣም የምወደው አንዱ የመዝናኛየ ኢነርጂ የማገኝበት ኢነርጂየንም ማድስበት ነገር ነው የጨረቃ ብርሃንና በጣም ነው የምወደው። እና ሁሉ ሰው እንዲህ እንዲያደርግ እመክረዋለሁ አመሰግናለሁ። በጣም

በጣም ነው የምወደው ፎቶ ማንሳት በጣም ነው የምወደው በጣም ከምወደው ነገር በጣም ነገር አንዱ ፎቶ ማንሳት ነው። ፊልም ማየት እወዳለሁ ሁለተኛው ደግሞ ፎቶ ማንሳት ነው የምወደው በጣም። ከመነሳት ይልቅ እንደውም ፎቶ ማንሳት በጣም ነው ደስ የሚለኝ። ሰው ሰዎችን ፎቶ ማንሳት ደስ ይለኛል። አእዋፋትን ፎቶ ማንሳት አበቦችን የተለያየ አይነት ነገሮችን ፎቶ ማንሳት በጣም ነው የሚያስደስተኝ። እና ደግሞ ያነሳኋቸውን ፎቶዎች ኤዲት ማድረግ በጣም ደስ ይለኛል። እና ደግሞ የሆነ ጊዜ ቆይቼ ሳያቸው በቃ እንደዚህ ፎቶዎች ወይኔ እንደዚህ ነበር እኮ ምናምን ብዬ ሳስበው በጣም ነው ደስ የሚለኝ። እና በጣም የምወደው ስራ ነው ፎቶ ማንሳት በጣም ደስ የሚለኝም ነገር ነው። እና መጀመሪያም ስልክ ሲኖረኝም መጀመሪያ ከፍቼ የማየው ካሜራ ነው። ካሜራውን ከፍቼ ካየሁ በኋላ እስቲ ካሜራው ያጠራል ፎቶ በደንብ ያነሳል። እንዴት ነው ጥራቱ ብዬ የማየው መጀመረችያ ቼክ የማደርገው ካሜራውን ነው ማለት ነው። እና በጣም ደስ የሚለኝ ነገር ነው ፎቶ ማንሳት። እንደገናም ደግሞም ይዋጣልኛል ብዬም አስባለሁ። በጣም ደስ ይለኛል ፎቶ ማንሳት እንጂ በጣም ነው የምወደው።